እሺ በየትኛው ቀን ወደ ገበያ ትሄዳለህ ወይ ይላል። እኔ በአብዛኛው ጊዜ ወደ ገበያ የሚሄደው በወር እንዴት ነው። አስፈለግ ነገሮች ሲኖሩ ብቻ ነው። መሃል ላይ ልሄድ የምችለውና የምሄድበት ቀን የስራ ቀን ያልሆነ ቀን ላይ ነው፣ ወይ ቅዳሜ ወይ እሁድ ማለት ነው። ምክንያቱም ከሰኞ እስከ አርብ የስራ ቀናት ስለሆኑ ወደ ገበያ ለመሄድ አይመችም ሰዓቱ እና ጊዜው። እና አውዘኛው ጊዜ ቅዳሜ ነው የምሄደው። ከዛ ውጪ ደግሞ አርፎ አርፎ እሁድ ማለት ነው። ይህም ግን ያው እንደያስፈለጊነቱ ማለት ነው።

እሺ ባዶ እግር መራመድ ታውቃለህ ወይ? ላይ አዎ በደንብ የማውቀው በተለይ እኛ በምኑርባት ሀገር ኢትዮጵያ ውስጥ ላይ። አብዛኛው ወደ ገጠሩ ማህበረሰብ ወደ ገጠሩ አካባቢ ያለው ማህበረሰብ። በባዶ እግሩን በባዶ እግራቸውን የሚሄድ ናቸው ማለት ነው። ይሄ የሆነው ደግሞ እንግዲህ የእድገት ጉዳይ የሰልጣኔ ጉዳይ እንዲሁም የልምድ ጉዳይ ይመስለኛል። ስቲል አሁን ድረስ በባዶ እግራቸው የሚሄዱ ሰዎችን አስተውለለሁኝ። ማለት ከገጠር ወደ ከተማ በሚመጡ ሰዓት። ለምዱ ከሌላቸውን አድርገው የማያውቁ ከሆነ ባዶ እግራቸውን ነው እዚህ መተው የሚንቀሳቀሱት እና ባዶ እግር መራመድ አውቃለሁ

እሺ ደንበኛ ማለት ደግሞ ያው ሰዎች እኔ ራሴ ደንበኛ ይኖረኛል እኔ ጋር ደንበኛ የሚሉ ሰዎች ነው ያድጉ። ምክንያቱም ደንበኛ ነገር ተለመደ ነው። እኔ በተለይ ወደ ገበያ አካባቢ ስሄድ። ደንበኛ ማድረግ ባለሱቆች አሉ። እኔ የምሰራበት ተቋም ውስጥ ደግሞ እኛን ደንበኛ አድርገው ነው የሚመጡ። ከስተመሮችን እንዲሆኑ ይቻላሉ ማለት ነው